ብስክሌት ማለት እንግዲህ አነስ ያለች ተሽከርካሪ ነገር ነች ወይም ተሽከርካሪ አይነት ናት ማለት ነው ብስክሌት የምንላት። ይቺ ብስክሌት እንግዲህ በሰው ልጅ ሀይል የምትንቀሳቀስ ናት ማለት ነው። የሰው ልጅ በእግሮቹና በእጆቹን በመጠቀም ምንም አይነት ሀይል ሳትጠቀም የነዳጅ እንዲሁም የፀሀይ ብርሃንን ሊሆን ይችላል በራሱ ልትንቀሳቀስ የምትችል ብስክሌት ናት እነዚ ሀይሎች ሳያስፈልጓት ማለት ነው ሞተሯን ለመንቀሳቀስ ስለዚህ። የሰው ልጅ በሚያደርገው የእግር እንቅስቃሴዎች እና የእጅ መቆጣጠሪያ በዛ መንቀሳቀስ የምትችል የሰው ልጅ ጉልበትን የምትጠቀም ናት ማለት ነው። ለመንቀሳቀስ ስለዚህ በስፋት እንጠቀማታለን ማለት ነው። ይቺን ብስክሌት ለህፃናቶች እንዲሁም ለወጣቶች ለአዋቂዎችም ልትሆን ትችላለሽ ማለት ነው። ስለዚህ በከተማ አካባቢ በአነስ ባሉ በትላልቅ ከተማ እንጠቀማት እንችላለን። ይህም የሆነበት እንግዲህ ያው አንደኛው እንግዲህ ታዳሽ ሀይል ነው የምትጠቀመው ወይንም ከባቢ አየርን ሊበክል የሚችል ጋዝ አታወጣም ወይ ጭስ የላትም ማለት ነው። ስለዚህ ያ መሆኑ እጅግ ተመራጭና በከተሞች አካባቢ ብስክሌት ብንጠቀም ለአየር ንብረት መዘባት የሚያመጣው ተጽዕኖ አይኖርም ማለት ነው። ስለዚህ ከባቢ አየራችን ጤናማ ነው ማለት ነው። ብስክሌት በምንጠቀምበት ሰዓት እንደውም በተጨማሪ ያው በቀላሉም ማግኘት ስለሚቻል ብዙ ወጪ የምትጠይቅ አይደለችም እሷን ለመግዛት ወይም እሷን ለማግኘት ማለት ነው። ስለዚህ ከዛ አንፃር እሷን ገዝተን ልንንቀሳቀስ እንችላለን ማለት ነው። ለመዝናኛነት እንጠቀማታለን ማለት ነው። ቀለል ባለ መልኩ ያው እሷ እንግዲህ ለመዝናኛነት ትጠቅመናለች በከተማ እንዲሁም ለተለያዩ እንቅስቃሴዎች ወደ እሱ አካባቢ ስንሄድ ሊሆን ይችላል። እና ወደ ተለያዩ መናፈሻ ወይንም ወደ መዝናኛ ቦታዎች ስንሄድ ሊሆን ይችላል በዛ አጋጣሚ መጠቀም እንችላለን ማለት ነው። እሷን እና እንዲሁም ቀለል ያለች ላጠቃቀምም ምቹ የሆነች በሰው ልጅ ጉልበት የምትንቀሳቀስ የተሽከርካሪ አይነት ናት ማለት ነው። ብስክሌት የምንላት

እንዴት የሚለው ቃል እንግዲህ ጥያቄያዊ ወይንም እንዲሁ ዳራ አለ የምፈልገውን ነገር የምንገልጽበት መንገድ ነው ማለት ነው። ስለዚህ ይህ ያው የጥያቄው የመጠየቂያ ወይንም ጥያቄ የምንጠይቅበት ነው ማለት ነው። አንድ ነገር ግራ ሲገባን ወይንም ያልገባን ነገር ካለ። እንዲበራራልን የበለጠ እንዲያስረዱን የምንፈልገው ነገር ካለ እንዲሁም አንድን ነገር አሰራሩን እንዴት እንዲሆን እንዴት እንዴት ተፈጠረና እንዴት ነገሩ የዚህ እዚያ ደረጃ ሊደርስ እንደቻለ ወይም ነገሩን እንዴት ሊፈጠር እንደቻለ እሱን እንዴት በማለት እንጠይቃለን ማለት ነው። ስለዚህ እንደ አጠቃላይ ጥያቄአዊ የሆነ ነገር ነው ማለት ወይም ጥያቄ የምጠይቅበት ነው ማለት ነው። በምሳሌ ብናየው አንድ ሰው ለምሳሌ እንዴት ብዬ ዶክተር የህክምና ዶክተር መሆን እችላለሁ ብሎ ሊጠይቅሽ ያለ የሆነ ሰው ማለት ነው። ዶክተር ህክምና ለምሳሌ የኩላሊት ስፔሻሊስት መሆን የሚፈልግ ሰው ይህ እንግዲህ ትልቅ የሚባል ህክምና ዘርፍ ነው። ስለዚህ ይህን እንዴት ልደርስ እችላለሁ ቢል። መጀመሪያ ከታች ተምረህ እስከ ሃይስኩል ከዛ ዩኒቨርሲቲ መጀመሪያ ዲግሪ እንደውም ሁለተኛ ዲግሪ ከዛ ወደ ስፔሻሊስት ብሎ እንግዲህ አንድ ሰው ዝርዝር የሆነውን ማቅናት ያለበትን ስለ ባዮሎጂ እንዲሁም ኬሚስትሪ ብዙ ማወቅ ይኖርብሃል። ማወቅ ያለበትን ትኩረት ማድረግ ያለበት የትምህርት ዘርፎች እነዛ እነዛን በትክክል ሊነግረው ይችላል ማለት ነው። ስለዚህ የትኛውም ሰው ውጤታማ መሆን የሚፈልግ በትምህርት አለም እንዴት በትምህርት አለም ውጤታማ መሆን እፈልጋለሁ ብሎ ሊጠይቅ ይችላል ማለት ነው። ያው ያው ሁሉም ሰው የተለያየየ የራሱ የሆነ ስትራቴጂ ይኖረዋል ሊኖረው ይችላል ከዛ ተነስቶ እንግዲህ እንዴት ስኬታማ መሆን እንደሚችል ሊመክሩት ይችላሉ ማለት ነው። ጠንክረህ በማጥናት እንዲሁም ዩኒቨርሲቲ በመገብተህ በመማር እና የተለያዩ ነገሮችን በማድረግ ጊዜህን በአግባቡ በመጠቀም ሊባል ይችላል ማለት ነው። እና ይህ እንግዲህ እንዴት የሚለው እንደነዚህ አይነት ማብራሪያዎችን ለመጠየቅ በምፈልግበት ጊዜ ለሰዎች የምንጠቀመው ቃላት ነው ማለት ነው። እንዲሁም አንድን ነገር እንዴት ሊሆን ቻለ ያው እንግዲህ ለምሳሌ የሆነ የተፈጠረ ነገር ግን እኛ ልናምነው ነው የማንችለው ነገር ሊሆን ይችላል። ለምሳሌ ሰዎች መካድ ሊሆን ይችላል ወይም ሰዎች በእኛ ላይ ያልሆነ ድርጊትን ማድረግ ሊሆን ይችላል ማለት ነው። እኛ የማንጠብቀው ከእነሱ ያላሰብነው ነገር ሲደረግ እንዴት ትችላለህ በማለት ሰዎች ይህችን ቃል ይጠቀማታል ማለት ነው። በዛ ሰዓት እና ይሄ እንዴት የሚለው እንደነዚህ አይነት ጥያቄዎችን ለመጠየቅ ያገለግላል። ማለት ነው ለምሳሌ አንድ ሰው ድንገት መጥቶ ብናገኘው እንዴት መጣህ ሊባል ይችላል ማለት ነው። እንዴት መጣህ ይላል አዎ ድንገት ሲገናኝ እንደውም ድንገት የተገናኙ ለምሳሌ ከተለያዩ ብዙ ጊዜ ሆናቸው እና ከተለያዩ ቆየት ያሉ ሰዎች ቢገናኙ በሆነ አጋጣሚ የሆነ ቦታ የሆነ ገበያ ቦታ ሊሆን ይችላል ወይንም ከተማ አካባቢ ሊሆን ይችላል። ወይንም ትምህርት ቤት አካባቢ ወይም ማህበራዊ ጉዳይ እንዴት ሰርግ አይነት ያሉ እንዴት ድግት ወይ ምንድነው ወይንም በቁብ እና ወይ በማህበር የሆነ በማህበራዊ ህይወት ውስጥ ሊሆን ይችላል። የሆነ ቦታ ተገናኙ ቢባልና የዛኔ እንዴት ላገኘህ ቻልኩ ይባላል ወይም እንዴት ላላገኝህ ቻልኩ ይባላል ማለት ነው። እንደውም ሰው ሲጠፋፋና ሲረሳሳ ማለት ነው ወይም ለረጅም ጊዜ ሳይደዋወል በተለያዩ በማህበራዊ ሚዲያም ሳይገናኝ በስልክም ሳይደዋወል እንደውም በአካልም ሳይገናኝ እንዴት አትደውልም እንዴት ጠፋህ ሊባል ይችላል ማለት ነው። እና እንዴት የሚለው ቃል እንግዲህ እንዴት እንደዚህ አይነት ነገሮች እንጠቀመዋለን ወይም በእነዚህ ነገሮች ላይ የተለያየ ግርምት ሲጭርብን አንድ ነገር ወይ ለማመን ሲከብድን ወይንም እንዴት እንዲህ ሆነ ያን ነገር የበለጠ እንዲበራራሉ ስንፈልግ። ሊሆን ቻለ እንዴት እንደዚህ ይደረጋል በማለት እንትን እንችላለን ማለት እንጠይቅ እንችላለን ማለት ነው። እንዴትም ተቃውሞ ለማድረግም ልንጠቀመው እንችላለን። አንድ ሰው የሆነ ነገር እንዲህ ያደርጋሉ እንዲህ እንዲህ ያደርጋሉ ይሄን ያደርጋሉ ቢል እንዴት ታደርጋለህ አይሆንም ለማለት? መደረግ የለበትም ለማለት ለዛ ብለን ልንጠቀመው እንችላለን እንደ አጠቃላይ ጥያቄ ወይም ማብራሪያ የምንጠይቅበት ቃል ነው ማለት ነው

አባት ማለት ወላጅ ወይንም ወንድ ወላጅ አባት በማለት ይታወቃል ማለት ነው፤ እና እንግዲህ የወንድ ጾታን የሚገልጽ እንዲሁም ወንድ ወላጅን የምገልጽ ማለት ነው አባት ያው እንግዲህ አንድ ህፃንት ሲወለድ እናትና አባት ይኖሩታል ማለት ነው፤ ወይንም ከሁለቱ የሚገኝ ነው ማለት ነው እንግዲህ በሁለቱ አማካኝነት ነው። ልጅ የሚባለው ነገር ወደዚች ምድር የሚመጣው ወይንም የሚገኘው ያው በተፈጥሮ ወይንም በመደበኛው በተለመደው ሁኔታ ማለት ነው። ስለዚህ የአባት የሚባለው እንግዲህ የወንድ ጾታ ያለው ወይንም ወንድ ወላጅ በሚለው ሊተረጎም ይችላል ማለት ነው። ሁሉም ሰው አብዛሀኛው ሰው ያው አባት ይኖረዋል ማለት ነው፤ እና አባት ማለት ይህን ይገልጽልናል ማለት ነው።

ወይነ ጠጅ ማለት እንግዲህ የቀለም አይነት ነው ወይም ከቀለም አይነቶች ውስጥ አንዱ ነው ማለት ነው። ይህም እንግዲህ የቀይና የሰማያዊ ቀለም ውህዶች ወይም የነሱ ድብልቅ ውጤት ነው ማለት ነው። ይሄ ወይነ ጠጅ የምንለው ቀለም። ስለዚህ እነሱ ሲቀላቀሉ ወይም እነሱን ስናደባልቅ የሚሰጠን አይነት ቀለም ነው ማለት ነው። ወይነ ጠጅ የምንለው ቃል

ማስተካከያ ማለት ያው ከቃሉ ወይንም ከዚህ ካጠራሩ እንደምንሰማው የሆነን ነገር ማስተካከል ወይንም የሆነን ነገር ያው እንግዲህ በሚፈለገው ደረጃ ማድረግ ማለት ነው። የጎደለን ነገር ሊሆን ይችላል የሆነን ነገር ማሟላት ኖሮበት ግን ያንን ሳያደርግ የቀረ ነገር። በተለያዩ ነገሮች ሊገለጽ ይችላል እና እሱን ማስተካከያ ሊባል ይችላል ማለት ነው። ስለዚህ አንድን ነገር ለምሳሌ ስልካችን ላይ አሁን ማስተካከያ የሚባል መተግበሪያ አለ ማለት ነው የምንጠቀመው ስልካችን ላይ። የትኛውንም ስልክ እንጠቀም ስማርት ፎን ይሁን እንደውም በተን ስልክ ይሁን። የትኛውም ስልክ ማስተካከያ ያለው ማለት ነው እነዚህ ማስተካከያ የሚባሉ መተግበሪያዎች የሚጫኑት በኩባንያው ነው። ኩባንያው ስልኩን ሲያመርተው መጀመሪያ ያኔ ነው የሚጭነው ማለት ነው። ያ ኩባንያ እነዛን መተግበሪያዎች ሲጭናቸው ለተለያዩ ለስልኩ ማስተካከያ ናቸው ማለት ነው። የመደወያውን ሊሆን ይችላል ስለ ኔትወርኩ ስለ ስልኩ ኔትወርክ። እንዲሁም ስለ ስልኩ ባትሪ ቀፎውን እንዳይሰራ ለማድረግ ሊሆን ይችላል። የተለያዩ ነገሮችን ለማድረግ እና እነዚህን ማስተካከያዎች እንግዲህ ስልኩን የምናስተካክልበት ማለት ነው ወይም የስልኩ ማስተካከያ ናቸው ማለት ነው። ስለዚህ ስልኩን ለምሳሌ እዛ ማስተካከያ ውስጥ ገብተን አንድ ሰው ባትሪ ሊያገኝ ወይንም መብራት የሌለበት። ወደ ገጠር በተለያየ ምክንያት የሚጓዝ ከሆነ ያኔ ማስተካከው ላይ ገብቶ ስልኩን ለምሴጅ እና ለመደወያ ብቻ በማድረግ የስልኩን ባትሪ ሊቆጥብ ይችላል ማለት ነው። እንደዚሁም የተለያዩ ላይቶችን ከ እንትኑ ከስክሪኑ ከእሱ ብራይትነስ ወይንም ከእይታው ጋራ ተያይዞ የተለያዩ ነገሮችን ሊያደርግ ይችላል። ስለዚህ የስልኩን ገጽታ ምን እንደሚመስል ስክሪኑ ምን መምሰል እንዳለበት ያን ያን ሊያስተካክል ይችላል። እና እንግዲህ ከዚህ ማስተካከያ ከሚባለው መተግበሪያ ውስጥ ገብቶ የተለያዩ ነገሮችን ስልኩን ሊያስተካክልና ስልኩን ገጽታውን ሊቀይር ይችላል ማለት ነው። እንደውም ኮምፒውተሮችን ስንጠቀም እንደዛው ይኖሩታል ማለት ነው። ማስተካከያ መተግበሪያ እዛ ላይ ብዙ ነገር እናገኛለን ማለት ነው። ስለዚህ ማስተካካያ የሚባለው አንድ ነገር ፕሮግራም የተደረገ ነገር አለ ወይም ለአንድ ነገር እንዲያገለግል ተደርጎ የተሰራ ነገር አለ። ያን ነገር ደግሞ እኛ ለእኛ አጠቃቀም እንዲመችን ወይንም እንግዲህ ከሰውየው ግላዊ ወይም ሰውነት ሊሆን ይችላል። ስለዚህ ይሄ ሰው አሁን ለምሳሌ የተለያየ ቀለም ይወዳል ስልኩ ላይ ወይም የተለያየ ፊውቸር ቢሆንለት ይመርጣል። ወይንም አፈጣጠሩ በተፈጥሮ ወይ የሆነ በሽታ ሊኖርበት ይችላል። ሰዉየው ያንን ለራሱ እንዲመቸው አድርጎ እንዲሰራ እሱ በሚመቸው መንገድ አድርጎ እንዲጠቀምበት ለዚያ ሲባል እንዲያስተካክል ይደረጋል ማለት ነው። ስለዚህ የትኞቹም ቴክኒካል የሆኑ ነገሮች ማስተካከያ ያስፈልጋቸዋል። እና ስለዚህ ይህ ማስተካከያ በመጠቀም ወይም በዚህ ማስተካከያ አማካኝነት አንድ ተጠቃሚ የሆነን የሚጠቀመውን ነገር ያንን ነገር እሱ በሚመቸውና በሚፈልገው መንገድ አድርጎ በዛ መንገድ መጠቀም ይችል ወይም ያስችለው ዘንድ እነዚህ ማስተካከያዎች። ያገለግላሉ ማለት ነው።

አቀራረብ ማለት እንግዲህ የሆነን ነገር አለ ለሰው ስናቀርብ ለምሳሌ የሆነ ሪፖርት ሊሆን ይችላል እንዲሁም ሌላ አፈጻጸም ሊሆን ይችላል እና ያንን ስናቀርብ እንዲሁም የጠላት ጽሁፍ ሪፖርት የመጨረሻ ሪፖርት ሊሆን ይችላል እንዲሁም ክላስ ላይ የምናደርገው ፕረዘንቴሽን የሚባለው ነገር ሊሆን ይችላል ማለት ነው እና ስለዚህ አቀራረብ እንዲሁም የተለያዩ አገልግሎቶችን ለደንበኞች ማቅረብ እቃዎችን ለደንበኞች ማቅረብ ወይም አዲስ ነገርን ለደንበኞች ማቅረብ ሊሆን ይችላል አቀራረብ የሚለው በእነዚህ መካከል ውስጥ ሊገባ ይችላል ማለት ነው። ወይም እነዚህን ሊያጠቃልል ይችላል ማለት ስለዚህ አንድ ሰው እንዴት ነው የሚያቀርበው ለደንበኞቹ ደንበኛውን ተረድቷል ወይ ያለውን አድማጩን ወይም አገልግሎቱን ተቀባዩን ወይም እቃውን ተቀባው ሰው ማነው የሚለው ነገር እና ለእነዛ የሚመጥን አቀራረብ አደርገዋል ወይ ማለት ነው። ስለዚህ ለምሳሌ ከሪፖርት እንነሳና ሪፖርት የሚያቀርብ ሰው የስራ ሪፖርት እንግዲህ ያንን ሪፖርት ለማነው የሚያቀርበው እዛ ሪፖርት ላይ ማን አለ? እንግዲህ የድርጅቱ ባለቤት ሊኖር ይችላል ወይንም ማናጀሩ ሊኖር ይችላል። የተለያዩ ስታፎች ሊኖሩ ይችላሉ እንደውም ሌላ እንግዶች ወይንም የተጠሩ እንግዶች ሊኖሩ ይችላሉ ማለት ነው ያኔ አፈጻጸም ያኔ ሪፖርት ስያቀርብ ያንን እንግዲህ አቀራረቡ ይህንን በማከለ መንገድ መሆን ይኖርበታል ማለት ነው። ማን ማን እንዳለ ማን እያዳመጠው እንደሆነ ለማን እንደሚያቀርብ ይህንን ማወቅ ተገቢ ሊሆን ይችላል ማለት ነው እንግዲህ አቀራረብ የሚለው ነገር በዝህ ልን ልንየው እንችላለን ማለት ነው አቀራረቡን። እነማን ናቸው ያሉት ለማን ለማን ነው የሚያቀርበው ምንድነው የሚያቀርበው የሚለውን ነገር ለይቶና በጥናት አድርጎ ሊያውቅ ይገባዋል ማለት ነው ይሄን ማቀራረቡ ጥሩ ይሆናል ማለት ነው። ስለዚህ አቀራረብ የሚለው ነገር በዚህ ይገለጻል ማለት ነው።

ጠቅ ማለት እንግዲህ ነካ ማድረግ ወይንም የሆነን ነገር በጣታችን እንደሆነ ይችላል በሆነ ነገር መንካት እንደማለት ነው። ለምሳሌ ስልካችንን እንግዲህ በጣታችን ጠቅ ጠቅ አድርገን እንደውላለን ወይም ጠቅ ጠቅ አድርገን ሚዲያ እናያለን ጠቅ ጠቅ አድርገን ፌስቡክ ልናይ እንችላለን ጠቅ ጠቅ አድርገን ቲክቶክ ልናይ እንችላለን ጠቅ ጠቅ አድርገን ቴሌግራም ገብተን የሆነ መረጃ ልናይ እንችላለን። እንዲሁም ጠቅ ጠቅ አድርገን ጠቅ ጠቅ አድርገን ምንድነው ልናይ እንችላለን ማለት ነው። ስልካችን ላይ ልንጽፍ ሚሴጆችን የተለያዩ መልእክቶችን ልንጽፍ እንችላለን ማለት ነው። ጠቅጠቅ አድርገን እና ያው ጠቅም የምንለው ነገር በጣት መንካት የሆነን ነገር ነገር መንካት እና በፍጥነት ነክቶ ጠቃ ጥቆ መመለስ ቀጥታ ማለት ነው። እና አብዛኛው እንግዲህ ከኮምፒውተራችን ኪቦርድ ወይንም ከስልካችን ስክሪን ወይም ታች ስክሪን እንደሆነ ስልኩ ጣጣር ስልክ ደመሻ ወይም በተን ስልክ ማለት ስማርት ስልክ ያልሆነ ሊሆን ይችላል ማለት ነው። እነዚህ በወሎዳ እንግዲህ እድል ልጠቀመው እንችላለን ማለት ነው ይሄን ነገር

ማስተዋወቂያ ማለት እንግዲህ የሆነን ነገር መረጃው ወይንም ኢንፎርሜሽኑ ለሌለው ሰው ማሳወቅ ወይንም ሁለቱን ነገሮች እንዲተዋወቁ ማድረግ ማለት ነው። ሁለት የማይተዋወቁ ነገሮችን ግን መተዋወቅ የነበረባቸውን ነገር ማስተዋወቅ ሊሆን ይችላል። ያው እንግዲህ ማስታወቂያ ሲባል ማለት ነው። ማስታወቂያ ሲባል ይህ እንግዲህ በአንድ ወገን ሊወጣ የሚችል ነው። ለምሳሌ የተለያዩ መስሪያ ቤቶች ማስታወቂያ ያወጣሉ ስለ አዲስ ህግ መመሪያ አውጠው ሊሆን ይችላል። ለምሳሌ ሁለት ሰዓት ተኩል ከነበር የስራ መግቢያ። እንግዲህ ሁለት ሰዓት ሊያደርጉ ይችላሉ ማለት ነው። የስራ መግቢያ ይሄ እንግዲህ አዲስ ህግ ቢቀይሩ እነዚህ መስሪያ ቤቶች እንግዲህ ማስታወቅ ማለት ነው። ይህንን ነገር ሰሌዳ ላይ ለጥፎ ሊሆን ይችላል ወይንም በተለያዩ ማህበራዊ ሚዲያዎች ሊሆን ይችላል። ያንን በመለጠፍ ለሰራተኞቻቸው ሊያሳውቁ ይገባል ማለት ነው። እንግዲህ ይህንን የሰዓት ለውጥ ማድረግ ምክንያቱም ሰራተኞቹ የሚያውቁት ይሄ በፊቱን ስለሆነ እና ማስታዋወቅ የሚባለው ይሄ ሊሆን ይችላል። እንዲሁም ማስታወቂያ በቴሌቪዥን ይሰራል የምናቀው በሬድዮ ይሰራል በተለያዩ ማህበራዊ ሜዳዎች ይሰራል። የተለያዩ ሰዎች አርቲስቶች ሞዴሊንግ የሚባሉ ሰዎች እንዲሁም ጋዜጠኞች ሊሆኑ ይችላሉ ማስታወቂያን ሲሰሩ ይታያል። ለዚህም እንግዲህ ግለሰቦች ያሰራሉ ማለት ነው። የተለያዩ ማስታወቂያዎችን ኮንሰርት ላይ ሊሆን ይችላል ይህ ማስታወቂያ የሚሰራው በተለያዩ ዝግጅቶች ላይ እንግዲህ ያው ብዙ ሰዎች ይሰበሰባሉ ተብሎ የሚጠበቅበት ቦታ ላይ ይህ ማስታወቂያ። ይሰራል ወይም ይህንን ማስታወቂያ ያስተዋውቃሉ ማለት ነው። የተለያዩ ማስታወቂያዎችን የሚሆነው እንግዲህ ሰዎች ለሰዎች ነው ማስታወቂያ የሚደረሰው እንግዲህ የንግድ ሊሆን ይችላል። እና የርዳታም የተለያዩ በጎ ለበጎ አድራጎቾች ሊሆን ይችላል። የትኛውም ሆነ ግን መቶ የሚስተዋወቀው ብዙ ሰዎች ይገኙበታል ተብሎ የሚታሰብበት ቦታ ነው። ብዙ ሰዎች ለተለያዩ ዝግጅቶች ሊሰበሰቡ ይችላሉ ለምሳሌ የማህበራዊ ሚዲያ አብዛኛው ሰው ይጠቀማል። ስለዚህ ይህን ማስታወቂያ ማህበራዊ ሚዲያ ላይ ሰራነው ማለት ብዙ ሰው ጋር ደረሰ ወይም ለብዙ ሰው አስተዋወቅነው ማለት ነው። ምክንያቱም ብዙ ሰው ማህበራዊ ሚዲያ ስለሚጠቀም እና ብዙ ሰው ማህበራዊ ሚዲያን ሊያይ ስለሚችል ማለት ነው። እንዲሁም በከተማ አካባቢ ብዙ ሰዎች ሊያልፍ በሚችልባቸው ዋና መንገድ ላይ ብንለጥፍ የሆነን ማስታወቂያ። ያን እንግዲህ ብዙ ሰው ጋር ተደረሰ ወይም ለብዙ ሰው አስተዋወቅን ማለት ነው። ምክንያቱም ያ ጎዳና ሰፊ ነው ያ መንገድ ረጅም ነው ብዙ ሰው ያልፋል በዛ ብዙ ሰው ያመጣል ይሄዳል። ስለዚህ በዛ የሚያልፍ ሰው ለመጀመሪያ ጊዜ በዛ ሲያልፍ ማስታወቂያ ሊያየው ይችላል ማለት ነው። ስለዚህ የሰው ልጅ በአካባቢውም መቃኘት ይወዳል አካባቢውን ያያል ስለዚህ እዛ ተለጥፎ ሲያየው ምን እንደሆነ ቢያንስ ለመረዳት ቀጥ ብሎ ማየቱ የማይቀር ነው ማለት ነው። ስለዚህ በእንደዚህ መልኩ ማስተዋወቅ ይቻላል ወይም ማስታወቂያ የሚባለው ይሄን ሊገልጽ ይችላል ማለት ነው። እንዲሁም አለም አቀፍ ውድድሮች ላይ እናያለን ለምሳሌ ሩጫ ሊሆን ይችላል እግር ኳስ የተለያዩ ቦክስ ውድድሮች ሊሆኑ ይችላሉ። እና በእነዚህ ነገሮች ላይ ወይም በእነዚህ ውድድሮች ላይ የተለያዩ ማስታወቂያ ሲሰራ እናያለን ለምሳሌ እግር ኳስን ብናይ ስታዲየሞች የራሳቸው ማስታወቂያ ኖርማል አለው። የስፖንሰራቸውን ወይም ዲጋፍ ያደረጋቸውን ሰው የዛን ሰው እንግዲህ የሚያስተዋውቁለት ነገር የቢዝነስ ወይም የሆነ የንግድ ድርጅት ሊሆን ይችላል። የአምራች ድርጅት ሊሆን ይችላል እና የሚያስተዋውቁለት የእሱ አገልግሎት ወይንም እቃ ሊኖር ይችላል ማለት ነው። እና ያንን እንግዲህ ያው እንደሚታወቀው በጣም ተጠባቂ ጨዋታ ከሆነ በዚህ እግር ኳስ ስታዲየም ውስጥ ብዙ ሺህ ሰዎች ይኖራሉ። ከዛም ውጪ ደግሞ በዲኤስ ቲቪ በተለያዩ በስልካቸው በኮምፒውተራቸው በቤታቸው ባለ ቴሌቪዥን ሊሆን ይችላል። በዛ የሚከታተሉ ሰዎች ይኖራሉ ማለት ነው። ስለዚህ ከሚሊየን በላይ በሚሊየን የሚቆጠሩ ሰዎች ያንን የእግር ኳስ ጨዋታ ሊከታተሉት ይችላሉ ማለት ነው። ስለዚህ እዛ ቦታ ላይ የተለያዩ ማስታወቂያዎችን መስራት የትልቅ ትርፍ ያለውና በደንብ ማስተዋወቅ ይቻላል ማለት ነው። እንደዚሁም ኢንተርናሽናል ወይም አለም አቀፍ የሆነን ነገር ወይም በአለም አቀፍ ማስተዋወቅ ይቻላል ማለት ነው። ስለዚህ ማስተዋወቂያ የሚባለው ይህን ይመስላል ማለት ነው። ያው ተቃሉም እንደምንረዳው ማስተዋወቂያ ሲል የሆነ ነገር የምናሳውቅበት መንገድ ወይንም ዘዴ እንደማለት ነው። ስለዚህ ይህ መንገድ ይህ ዘዴ ይህን እንዳስተዋወቀበት ነገር። በአሁኑ ጊዜ ያው በዋናነት ሶሻል ሚዲያ የተባለው ማለት ነው በሶሻል ሚዲያ ብዙ ነገር ማስተዋወቅ ይቻላል። አብዛሀኛው ሰው ሶሻል ሚዲያ ይጠቀማል አብዛሀኛው ሰው ሶሻል ሚዲያ ሳይገባ አይውልም ማለት ይቻላል ማለት ነው። ስለዚህ በእሱ እናስተዋውቃለን ወይም በእሱ ማስታወቂያ መስራት ማስታወቂያ መስራት እንችላለን። እንዲሁም ደግሞ ብዙ ሰዎችይገኛሉ ተብሎ በሚታሰብበት ቦታ ማስታወቂያ መስራት ይቻላል ማለት ነው።

ካርቲ የምንለው እንግዲህ ሸቀጦችን ወይም የተለያዩ አገልግሎቶችን ለማግኘት ወይም ለመግዛት የሚያስችል የሆነ የፕላስቲክ ካርድ ነው ማለት ነው ይሄ ክሬዲት ካርድ የምንለው። እንግዲህ ክሬዲትካል ሌሎች የመክፈያ ስርዓቶች እሱ ይለያል ለምሳሌ አሁን ዴቢት ካርድ የምንለው ዴቢት ካርድ ከሆነ አሁን ገዝተን አሁን የምንከፍልበት ስርዓት ነው ማለት ነው። ክሬዲት ካርድ ሲሆን ግን አሁን ብንገዛም ቆይተን መክፈል የምንችለው ነገር ነው ማለት ነው። አሁን አገልግሎቱን ልንጠቀም እንችላለን ወይም እቃው ልንገዛ እንችላለን ወይም አገልግሎቱን ልንገዛ እንችላለን ማለት ነው። ስለዚህ ክሬዲት ካርድ የምንጠቀም ከሆነ ቆይተን መክፈል እንችላለን። ዴቪት ካርድ ከሆነ ግን ወዲያው በወዲያው ማለት ነው የምንከፍለው እዛው ገዝተን እዛው መክፈል ይኖርብናል ማለት ነው። ሌላኛው እንግዲህ ቼኪንግ አካውንት እና ሴቪንግ አካውንት የሚባሉ አሉ ማለት ነው። እንግዲህ እነዚህ የተጠራቀሙ ገንዘብ ሲጠቀሙ ክሬዲት ካርድ ደግሞ ያራጣ ወይንም ይሄ ወለድ የሚባለው ነገር እሱን ይጠቀማል ማለት ነው። ክሬዲት ካርድ ከተለያዩ ካርዶች ይለያል ማለት ነው። ለምሳሌ ቻርጅ ካርድ ከሚባለው በየወሩ መከፈል ይኖርበታል ማለት ነው ቻርጅ ካርድ የሚባለው ለምሳሌ እሱን በየወሩ መክፈል ግዴታ ይሆናል ማለት ነው። ለዚህ ቻርጅ ካርድ ለሚባለው ክሬዲቱ ግን ግዴታ መከፈል የለበትም ወዲያው ማለት ነው። ቀስ ተብሎ እዳው ላይ ወለድ እየተጨመረ ከዛ ከወለድ እየታሰበ የሚሄድ እንጂ በአንድ ጊዜ ሁሉም መከፈል ያለበት ካርድ አይደለም ማለት ነው። እንግዲህ እነዚህ ክሬዲት ካርድ የሚገኙት ከምንድነው? ከባንኮች ወይንም ሌሎች ተቋማት ነው በአብዛኛው ግን ከባንኮች ነው ማለት ነው። ይሄን ክሬዲት ካርድ የምናገኘው እነዚህ ባንኮች ምን ያደርጋሉ ይህንን ካርድ ሲሰጡ የተለያዩ የደንበኛው የበፊት ታሪኩ ምን ይመስላል ስለ ክሬዲት ታሪክ ያለውን የሚለውን ነገር እሱን ሊመለከቱ ይችላሉ ማለት ነው። ከዛም በተጨማሪ አሁን ሰው ገቢው ምንድነው? ስራው ምንድነው? የሚለውን ማለት ነው ሊመለከቱ ይችላሉ ማለት ነው። ስለዚህ አሁን አቋም ካዩ እንዲሁም ታሪኩ ሰውየው ምን ይመስላል? ከዚህ በፊት ያለው የክሬዲት ካርድ ከሚለው በኋላ ከዛ በኋላ ይሄንን ክሬዲት ካርድ መስጠት በዛ ላይ ተመስርተው ይሆናል ማለት ነው። ስለዚህ የአሁኑ ቋሚ ገቢውና ብዙ ወጪ የሌለበት ወይንም ደንበኛው እንግዲህ ቋሚ የሆነ ገቢ አለው ወጪው ደግሞ አነስተኛ ነው ወይም ብዙ አይደለም ማለት ነው። ስለዚህ ይሄ ደንበኛ በዚህ ተቋም መሰረት ተቀባይነት ይኖረዋል ወይም ክሬዲት ካርዱን የማግኘት እንትኑ ተቀባይነቱ ከፍተኛ ነው ማለት ነው። ስለዚህ በዚህ መልክ ለክሬዲት የተፈቀደ ደንበኛ ያው ውስን የሆኑ ወጪዎችን በካርድ ላይ ተደርጎ ክሬዲት ይፈቀድለታል ማለት ነው። የወጪው መጠን በካርዱ ላይ ይጻፋል ያው እንግዲህ በዛ መሰረት ለተለያዩ ነገሮች ይከፍላል ማለት ነው። ስለዚህ ለምሳሌ ያው የክሬዲት ካርድ ድንገተኛ ለሆኑ ወጪዎች በጣም አስፈላጊ ወዲያው ወዲያው መክፈል አለብን ለዛ እጅግ ጠቃሚ የሆነ ካርድ ነው ማለት ነው። ስለዚህ የተለያዩ ነገሮችን መክፈል እንችላለን የተለያዩ ወጮችን በብድር ምክንያት መክፈል እንችላለን ማለት እኔን ድንገተኛ ወይንም ያልተጠበቀ ወጪ ማለት ነው። ያው እንግዲህ ለምሳሌ አንድ ሰው ሁለት መቶ ብር በክሬዲት ቢከፍል የክሬዲት ካርድ ወለድ ሃያ አንድ ፐርሰንት ቢሆን በየወሩ የተፈቀደለት አነስተኛ ክፍያ አስር ብር ቢከፍል። የምደርስበት ጥቅም እና ጉዳት ስናይ ከጥቅም አንፃር ሁለት መቶ ብሩን ወዲያው መክፈል የለበትም ምክንያቱም ከርዲት እስከሆነ ድረስ ወዲያው ወዲያው ሙሉውን መክፈል ስለማይጠበቅበት ማለት ነው። ስለዚህ በየጊዜው ሁለት መቶ ብር ባይኖረው ያንን እቃ መግዛት ይችላል ማለት ነው። የሚፈልገውን የሁለት መቶ ብር እቃ በክሬዲቱ መክፈል ይችላል ስለዚህ ወዲያው መክፈል አይጠበቅበትም እቃውን ገዝቶ ኋላ መክፈል ይችላል ማለት ነው። ከጉዳት አንፃር ደግሞ በየወሩ የሚጠራቀም ወለድ አለ ይወለዱና የመጀመሪያው ብድሩን ለመጨረስ ሃያ አምስት ወራት ይፈጅበታል ማለት ነው። ብዙ ብር ከተበደረው ውጭ አርባ ስምንት ብር ተጨማሪ እዳ ይከፍላል። ምክንያቱም ሃያ አንድ ፐርሰንት ወለድ ያለ አስር ብር ነው ብር ነው ክፍያ የሚከፍለው አነስተኛው ማለት ነው። ስለዚህ በዚህ ምክንያት እንግዲህ ይህን ተጨማሪ ወለድ ይኖርበታል ማለት ነው። ሰውየው እየከፈለ ባልሄደው ቁጥር በወለድ እየከፈለ ሲሄድ ወለድ እየከፈለ ስለሚሄድ ማለት ነው። ስለዚህ ሰው ካለው የመግዛት አቅም እኩል በክሬዲት ከከፈለው ወይም ያ ሰው ምን ጊዜም የክሬዲት ወለድ በመክፈል የመጀመሪያው እዳ እንዳለ ይኖራል ማለት ነው። ስለዚህ ለምሳሌ የመግዛት አቅሙ እኩል ነው